ከደንበኞች ጋር ትሰራለህ? ብለህ ለጠየቅክኝ ጥያቄ? አዎ ከደንበኞች ከደንበኞች ጋር ሰራለሁኝ ምክንያቱም ከደንበኞች ጋር ስሰራ በቃ ጥሩ የሆነ ስራ ትሰራለህ ደንበኞችም ለአንተ ያላቸው ጥሩ ስሜት እየጨመረ ስለሚመጣ ለስራውም ጥሩ የስራ መንፈስ ስለሚኖርህ ከደንበኞችህ ጋር እየተወያየህ እየተነጋገርክ ስትሰራ ያው የስራ ሞራልህም ያድጋል። ለስራ ያለም ተነሳሽነት ስለሚጨምር ከደንበኞች ጋር

መተግበሪያዎችን ታደርጋለህ ብለህ ለጠየከኝ ጥያቄ። አዎ መተግበሪያዎችን አደርጋለሁ ያው እንደ አቅሜ የተለያዩ መተግበሪያዎችን ብዙ ተለቅ ተለቅ ያሉ መተግበሪያዎችን ባላደርግም ታቅሜ የማደርጋቸውን ነገሮች እነዛን መተግበሪያዎች እነዛን አደርጋለሁኝ። ያው ተለቅ ያለ መተግበርያ ለማድረግ አቅሜም ያን ያህል ስለየማይፈቅድ አነስ አነስ ያሉ መተግበሪያዎችን ግን አደር

ቡና መፍጨት ታውቃለህ ብለህ ለጠየከኝ ጥያቄ ቡና መፍጨት አውቃለሁኝ አዎ። ቡና መፍጨት ያን ያህል እውቀት የሚጠይቅ ነገር ስላለ አይደለ። ቡና መፍጨት አውቃለሁኝ። ያው ቤተሰብ እናት አባት እያገዝኩኝ ቡናዎችን እንፈጭ ስለነበረ። ቡና መፍጨት የሚያስቸግር ነገር አደለም ቡና መፍጨትም አውቃለው ማለት ነው።

ስልጠና ትወስዳለህ ብለህ ለጠየከኝ ጥያቄ አዎ ስልጠናዎችን እወስዳለሁኝ። አንዳንድ አስፈላጊ የሆኑ ስልጠናዎችን እወስዳለሁ ምክንያቱም ስልጠና ስሰለጥን ያው ለዛ ለሰለጠንክበት ነገር። ጥሩ ብቃት እንዲኖርህ ስለሚያደርግ በተለይ ትምህርት ቤት ላይ የሚደረጉ የሚሰጡ ስልጠናዎችን። እነሱን ስልጠናዎች እወስዳለሁ ምክንያቱም በጣም አስፈላጊ እና። ጥሩ ነገር ዋና ነገሮች ስለሆኑ እነሱን ስልጠናዎች እወስዳለሁ ማለት ነው።

የስራ ምኞቶችህ ምንድናቸው? ብለህ ለጠየከኝ ጥያቄ ያው እንደ እንደ ሰው ትክክለኛ ሰው በጣም ብዙ የሚመቻቸው ስራ ቢኖሩም ግን በጣም የምመኘው ስራ። የባንክ ማናጀር መሆን ነው እሱን ስራ በቃ ወደፊትም እንደማሳከው ተስፋ አረጋለው እሱን ነገር ነው የምመኘው። በጣም የምመኘው ስራ ቢኖር እሱ ነው ማለት ነው።

በጎ አድራጎት ሰርተህ ታውቃለህ? አዎ በጎ አድራጎት እጩን ሰርቼ አውቃለሁ ለምሳሌ የትምህርት ቤት ላይ የነበሩ የበጎ አድራጎች ድርጊቶች ነበሩ እነዛ ጋር ስራ ነበረ ከእነሱ ጋር ሆኜ ማለት ነው። እንደውም ከሰራናችሁ በጎ አድራጎቶች ደም መለገሶችን የታመሙ መጠየቆችን እንደዚህ አይነት ነገሮችን ሰርቼ ነበር። በጎ አድራጎት ማለት ነው። ስለዚህ በጎ አድራጎት ሰርተህ ታውቃለህ ወይ ለሚለው ጥያቄ? አዎ ሰርቼ አውቃለሁ

ምን አይነት የሙቀት መጠን ትመርጣለህ? ለጠየቅከኝ ጥያቄ ያው በጣም ብዙ የሚሞቅ ሙቀት አያስፈልገኝም ደስ አይለኝም በቃ ያስቸግራል ቀለል ያለው ሙቀት የሆነ ብርድ የሌለበት አካባቢ። ብዙም ሳይቀዘቅዝ ብዙም ሳይሞቅ አለ አይደለም እኮ የሆነ ተመጣጣኝ የሆነ አየር እሱን ነገር እመርጣለሁኝ። እሱን ነገር ምመርጠውም ያው ብዙ ሙቀት የምወድ ሰው አይደለም ለዛ ነው።

ማደንዘዝ እወዳለሁ ብለህ ብዬ ብለ ማደንዘዝ እየሃለ እወድሁ። ኧረ በጣም ነገር ቢሆን እሱ ነው የሆነ ደስ የማይለው ነገር አለው። በቃ አንተ ስትደነዝዝ ጥሩ አይደለም። እሱን ነገር ማደዘዝያ ሮድድ ማለት ነው። አደን ዘያ ማለት ሲጀመር። ራስህን መሳት ነገር ስለሆነ በቃ እሱ ነገር አይመቸኝም

የስራ ምግባር ታከብራለህ? አዎ የስራ ምግባርን አከብራለው። ማንኛውም ሰው የስራ ምግባር ማክበር አለበት። ስራህን ካላከበርክ የስራ ምግባርን ካላከበርክ ለስራው ክብር ከሌለህ መስራት የለብኝም ስራውን ማለት ነው። ስለዚህ የስራ ክብር ሊኖርህ ይገባል። ስራህን ካላከበርከው ስራ ስራውን ይንቃል ይባላል።

ምን አዲስ ነገር መመር ትፈልጋለህ? ለሚለው ጥያቄአሁን እንኳን ባለሁበት ሁኔታ ምንም አዲስ ነገር መመር አልፈልግም እንዴ እንደሚያስጠላኝ ትምህርት ብታይ። ስለዚህ አሁን ባለሁበት ሁኔታ ምንም አይነት አንዲስ ነገር መማር አልፈልግም። ያው የተማርኩበት ያለነውን ነገር እሱን ጀርሼ ከጨረስኩ በኋላ ስራ ማፈላለግ ነው። እንጂ የምፈልገው ምንም አይነት አዲስ ነገር መማር አልፈልግም።

የደንበኛ እርካታን ታሳውቃለህ? ብለህ ለጠየከኝ ጥያቄ? አዎ የደንበኛ እርካታን አሳውቃለሁ የደንበኛ እርካታ ማሳወቅ አስፈላጊ ነገር ነው። ብዙ ነገር የደንበኞች እርካታን ካሳወክ። ለደንበኞች ያለው ሁኔታ ጥሩ ይሆናል። ቢያንስ የሆነ መጥፎ ነገር ካለባቸው እርካታቸው እንዴት? ነው በደምብ ካልረኩ በደምብ እንዲረኩ ማድረግ ካለብህ። በደምብ ረክተው ከሆነ እሱን ነገር መጨምር ስላለብህ ስለዚህ የደንበኞች እርካታ

የምትወደው ስፖርት ምንድነው? ብለህ ለጠየከኝ ጥያቄ። ያው ብዙ የምወዳቸው ስፖርቶች አሉኝ ግን። በጣም የምወደው እና የሚመችኝ ስፖርት ሊኖር ዲግ አፕ ነው። እሱ ስፖርት በጣም አሪፍ ነው ብታይ የምመች ስፖርት ነው ለጡንቻ ጥንካሬዎችም እንዲሁም ለቸስቶች። ለእጅ ጥንካሬ በጣም አስፈላጊ እና በጣም ጠቃሚ የሆነ ስፖርት ስለሆነ። እሱ ስፖርት በጣም አሪፍ ነው እሱ ስፖርት ነው የሚመችኝ በጣም ማለት ነው።

የትውልድ ከተማህ የት ነው? ብለህ ለጠየቅከኝ ጥያቄ ያው የትውልድ ከተማዬ በደቡብ ወሎ ዞን ከተንታ ወረዳ አይባሬ ምትባል ከተማ አለች። ቀለል ያለች ከበድ ያለች ባትሆንም የወረዳ ከተማ ስለሆነች። ቀለል ያለች ከተማ ነች እዛ ነው ተወልጄ ያደግኩት ማለት ነው። አሁን ላይ ያለሁት ግን ሌላ ቦታ ሆኖ ለትምህርት። ግን ተወልጄ ያደግኩት ተንታጅባፍ ምትባል ከተማ አለች። እዛ ነው